አዎ እያንዳንዱ የወሰድኩት ወይም እሰራዋለሁ ያልኩትን ስራ እያንዳንዱ በጥራት ማቅረብ እችላለው። ምክንያቱም በጥራት የማቀርብበት ዋናውና የመጀመሪያው ምክንያት ደግሞ ስለምሰራው ጉዳይ ጥርት ያለ እውቀት ሳይኖረኝ ስራውን ለመስራት አልስማማም ወይም እሰራዋለሁ አልልም። ስለዚህ ስለምሰራው ስራ ጥርት ያለ እውቀቱ። ችሎታው ኑረኝ ስለሆነ የምሰራው የምሰራቸው ስራዎች ጥራት ያላቸው ናቸው ብዬ ማ ነው ማምነው። ስለዚህ የምሰራቸው ስራዎች ጥራት ያላቸውና በቂ ምክንያት ወይም አስረጅ ሊሆን የሚችሉ ነገሮችን ያሟሉ ናቸው። ስራችን የምሰራቸው ስራዎች

ይቅርታ መጠየቅ ሁለት መልክ ነው ያለው። ቀላል ነው ልንለው የምንችል አውቀን ለምናጠፋው ጥፋት ይቅርታ ለመጠየቅ ቀላል ሊሆን ይችላል። ሳናውቅ የምናጠፋው ጥፋት ግን ይቅርታ ለመጠየቅ በጣም ከባድና አስቸጋሪ ነው የሚሆነው አንደኛ ከእምነት ወይም ከልብ የመነጨ ይቅርታ ለመጠየቅ ያጠፋነው ጥፋትም ሰዎች ላይ ያሳረፈው ተጽዕኖ ከባድ መሆኑን ስናውቅ ነው። ስለዚህ ይቅርታ መጠየቅ ቀላል ነው የሚባል አይደለም ይቅርታ ለመጠየቅ በጣም ሰፊ ልቦና እውቀት ያለው መሆን አለበትና በይውህናም የጠፋ ጥፋት ሲሆን ነው ይቅርታን ለመጠየቅ ቀላል የሚሆነው። ከዚህ በተረፈ ግን ሰዎችን አውቀን ጎድተናቸው አውቀን ልባቸውን ነክተን አውቀን ቁስላቸውን ከነካን በኋላ ይቅርታ ለመጠየቅ ቀላል ይሆናል። ይሄ የተንኮል ይቅርታ ነው። እውነተኛ ይቅርታ የሚባለውን ግን ሰዎች ሳናውቅ በሰዎች ላይ ተጽዕኖ ይፈጥራል በሚል ሳይሆን ሳናውቀው የምንጎዳቸው ጉዳት እሱን ይቅርታ ለመጠየቅ ግን ከባድና አስቸጋሪ ነው የሚሆነው። ይቅርታችን ይቀበሉ ይሆናል ወይስ አይቀበሉም የሚል ራሱ ሌላ ጥያቄ ያነሳብናል። እና ይቅርታ መጠየቅ ቀላል አይደለም። ይቅርታን ለመጠየቅ ይቅርታ ጠያቂው ሳይሆን የሚከብደው ይቅርታ ተቀባዩ ላይ ምን ተጽዕኖ ይፈጥራል የሚል የራሱ የሆነ ሌላ መጠይቅ ስለሚፈጥር ነው። ስለዚህ ይቅርታ ለመጠየቅ ንጹህ ልቦና ያስፈልጋል። ይቅርታ ተቀባይንም በይቅርታ አባባልህ የተማመነ እና ይቅርታ ለመቀበል ዝግጁ የሆነ ሰው ላይ ሲሆን ግን ይቅርታ ለመጠየቅ ቀላል ይሆናል የሚል እምነት አለኝ።

አዎ እጓዛለሁ ብዙ ጊዜ ቋሚ ወይም ደግሞ አንድ አካባቢ የሆነ የሆነ የስራ ቦታ ነው ያለኝ። በ በምንም ቢሆን ግን ለስራ የምጓዝበት አጋጣሚዎች አሉ። ስለዚህ ለስራ እጓዛለሁ በምጓዝባቸው አካባቢዎችም የማያቸው አዳዲስ ነገሮች አሉ የሚያስደስቱም የሚያሳዝኑም ነገሮች እመለከታለሁ። ብቻ በአጠቃላይ ግን ለስራ የምጓዝበት አጋጣሚዎች አሉ።

አዎ ከደንበኞች ጋር እገናኛለሁ ደንበኛ ማለት ሁለት ትርጉም ነው ያለው አንደኛ ከውጪ የሚመጣ ደንበኛ ሊሆን ይችላል። ሁለተኛ ደግሞ አጠገቤ ወይም የስራ ባልደርባዬም ደንበኛ ሊባል ይችላል ስለዚህ ደንበኛ ሁለት መልክ ቢኖረውም። ከ ስራ ባልደረቦቼም ምገናኝበት አጋጣሚ አለከ ኃላፊዬ ወይም ከ እኔ በታች ካለው ጋ የ ምገናኝበት እድል አለ። ከዛ ውጪ ደግሞ ከ መስሪያ ቤቴ ውጪ የኔን አገልግሎት ፈልገው ሚመጡ ደንበኞችም አሉ። በዚህ ምክንያት ከደንበኞች ጋር የምገናኝበት እድል አለ ማለት ነው።

ስልኬን የኤሌክትሪክ ፉጀታው ያህል ለመግለጽ በቀን አንድ ጊዜ እሞላለሁ ቀን ማለት ሃያ አራት ሰዓት እንደማለት ነው። ከዚህ ውጪ ያለው ግን በ ካርድ ከሆነ ደግሞ እንደ አጠቃቀም ይወሰናል። ብዙ ሰዓት እማወራበት ሰዓት ከሆነ ከ አርባ እስከ ስልሳ ብር በኢትዮጵያ ብር እሞላለሁ። ብዙም ካልተጠቀምኩበት ግን በአስር ብርም ልውል እችላለሁ። በአጠቃላይ ግን በኤሌክትሪክ ፉጀታው ከሆነ በቀን አንድ ጊዜ እሞላለሁ። በካርድ ቁጥር ከሆነ ደግሞ ከአርባ እስከ ስልሳ ብር በቀን እሞላለሁ ማለት ነው።

ብዙ ጊዜ ቪዲዮ ጥሪ እስካሁን ብዙም ጊዜ አድርጌ አላውቅም እስካሁን የሚያስፈልገኝ የምፈልገው ሰው የምፈልገው ተቋም ካለ በቪዲዮ ሳይሆን በስልክ ጥሪ ወይም ደግሞ በመልእክት በጽሁፍ በመላላክ ነው። ጥሪ የማደርገው ከዛ ውጪ ግን እስካሁን አንገብጋቢ ጉዳይም ደርሶኝ ስለማያውቅ ሊሆን ይችላል። የቪዲዮ ጥሪ አድርጌ አላውቅም እስካሁን በጽሁፍ እና በስልክ በመደዋወል ነው ጥሪ የማደርግላቸው የምፈልጋቸው ዘመዶች ሊሆኑ ይችላሉ የምፈልገው ጓደኛዬ የስራ ባልደረባዬ ሊሆን ይችላል። እነዚህ ሰዎች እስካሁን ካደረኳቸው ጥሪዎች በጽሁፍ በስልክ ስልክ በመደወል ነው ጥሪ አድርጌ የማውቀው። እስካሁን ግን በቪዲዮ ጥሪ አድርጌ አላውቅም ማለት ነው።

አሁን በተጨባጭ ኮምፒተር መጠቀም እችላለሁ ከተወሰኑ አመታት በፊት ኮምፒተር አጠቃቀሙ እውቀቱ አልነበረኝም ከጊዜ በኋላ ግን በትምህርት በወሰድኩት ስልጠናዎች የኮምፒተር አጠቃቀምን ችዬ ኮምፒተር በደንብ መጠቀም እችላለሁ። በአሁኑ ወቅት ያገኘሁትን ማንኛውም አይነት ኮምፒተር የመጠቀም ክህለቱም ችሎታውም አቅሙም አለኝ።

አዲስ አመት የማከብረው ያው አመቱ አንደኛ በጉጉት ነው የምንጠብቀው ከቤተ ዘመድ ጋር ተሰባስበን እናሳልፋለን የተለየ አለባበስ እንለብሳለን። በዓሉን ሊገልጽ የሚችሉ የሀበሻ ልብሶችን በመልበስ የበአል ልብሶችን በመልበስ ቤተ ዘመድን በመጠየቅ ከእኛ በእድሜ ያነሱ ከሆነ ደግሞ እኛ ቤት በመምጣት ዘመዶችን በመሰብሰብ ከእኛ የሚበልጡ በእድሜ ደግሞ ሂደን በመጠየቅ አዲስ አመትን አከብራለሁ። ከልጆቼ ከቤተሰቦቼ አጠቃላይ ካለው ጎረቤትም ሊሆን ይችላል። አመቱን ሊገልጹ የሚችሉ አዳዲስ ነገሮችን በማድረግ ተሰባስበን በደስታ በፈሺታ በፍቅር እናሳልፈዋለን።

የምወደው መጠጥ የመጀመሪያ አልኮሉ የተወሰነ መጠን ያለው ቢሆንም ባህላዊ መጠጥ ጠላ የሚባል መጠጥ እወዳለሁ። ከዛ ቀጥሎ ደግሞ የሀገር ውስጥ በሚመረት ወይን የሚባል የተወሰነ ነጭ ወይን እወዳለሁ። ከዛ ደግሞ ወደ አለም አቀፍ እያደገ ሲሄድ የራሽያ ቮድካ ጤናዬ ላይም ብዙም ምርጫዬ ላይም ችግር የማያመጣብኝ ስለሆነ እነዚህ ከውጪው አለም የቮድካሃ ምጠጥን እወዳለሁ፤ ከሀገር ውስጥ ደግሞ በዘመናዊው የሚዘጋጅ ነጭ ወይን የሚባል እወዳለሁ። የመጀመሪያው ምርጫዬና በሀገር ውስጥና በባህላዊ የሚዘጋጅ ግን ጠላ የሚባል ምርጫዬ ነው ማለት ነው።

አዎ ጊዜዬን በተገቢ መንገድ አስተዳድራለሁ። ጊዜዬን በተገቢ መንገድ ነው የማስተዳድረው ምክንያቱም ያለችኝ ጊዜ የስራ ሰዓት በስራ ነው የማሳልፋት፣ የእረፍት ጊዜዬን የደከመ ሰውነቴን በማዘናናት ነው የማሳልፈው ከዛ ያለፈውን ደግሞ ከቤተሰቤ ጋር ያለኝን ጊዜ ለማሳለፍ ከቤተሰብ ጋር እመድባለሁ፣ ልጆቼን ለማስጠናት ያለኝን ጊዜ ደግሞ እጠቀማለሁ። ቤተሰብ ለማግኘት ጎ ከጓደኛ ጋር ለመጫወት አንዳንድ ልምዶችን ለመቀያየር እጠቀምበታለሁ ስለዚህ ያለኝን ጊዜ በደንብ አስተዳድራለሁ ወይም በእቅድ በማውጣት ነው ጊዜን የምትጠቀመው የእረፍት ሰአቴን በስነ ስርዓት እጠቀማለሁ፣ የስራ ሰአቴን በሰአቱ እጠቀማለሁ፣ የቤተሰብ ሰአቴን አከብራለሁ እነዚህስ ስለዚህ ያለኝን ጊዜ በደንብ እጠቀማለሁ በደንብ አስተዳድራለሁ ማለት ነው።

ጺም ከሰባት ቀን እስክ በአጠቃላይ ለአንድ ሳምንት ያህል አቆያለሁ ከዛ በላይ ከሆነ ግን ከፊቴ ወይም ከቆዳዬ ባህሪ ጋር ብዙም ስለማይጣጣም ጺሜን ብዙ ጊዜ አላቆይም። ስለዚህ ከፊቴ ወይም ከቆዳዬ ባህሪ ወይም ከመልኬ ጋር ብዙ ምቾት አይሰጠኝም ብዬ ካመንኩኝ ከሰባት ቀን ወይም ደግሞ በአንድ ሳምንት ውስጥ ከዛ የበለጠ ጊዜ አልሰጠውም ስለዚህ በየጊዜው በየሳምንቱ ጺሜን እቆረጣለሁ ማለት ነው። እና ብዙ ጊዜ ፊቴ ላይ ወይም የተወሰነ የፀጉር አካሎቼ ላይ ከዛ በላይ አላቆይም

አዎ እድል አለኝ ማለት ይቻላል። እድሌ ግን ስራ ላይ ወይም በላብ በጉልበት በምታገኘው ነገር ላይ። በስራዬ በላቤ በጉልበቴ የሰራሁትን ስራ ሳይሳካልኝ ቀርቶ አያውቅም። ከዛ ውጪ ባሉ ነገሮች ግን ዝም ብሎ ምንም ሳትሰራ ድል ወይም ደግሞ ግንባር እንደዚህ ይወስነዋል የሚል ላይ የማምን ሰው አይደለሁም። እና አጠቃላይ ስራዎችን በመስራት ላቤን በማንጠባጠብ ወይም ደግሞ ጉልበቴን በማፍሰስ የማገኛቸው ስራዎች ሳይሳኩልኝ የቀሩ ነገሮች ግን የሉም። እና እድል አለኝ ማለት ይቻላል።

አዎ በፋሃም ማብሰል አውቃለሁ ፋሃም ወይም ከሰል ማለት የኤሌክትሪክ ፍጆታን ወይም ኤሌክትሪክ መብራት የነበረውን በአጋጣሚ ማግኘት የማትችልበት እድል ወይም የነበረውን ኤሌክትሪክ ሀይል ሲቋረጥ በከሰል ወይም በፋም ነው የምንጠቀመው ሻይ መፍላት እንችላለን ምግብ ማብሰል እንችላለን ውሃ ማሞቁን እንችላለን። አንዳንድ ነገሮችን ውሃ ወይም ላይ ምግብ ለማዘጋጀት በከሰል ወይም በፋሃም እንጠቀማለን እና በፋሃም እምንጠቀምበት ጊዜ። የተዘጋ ወይም እድሉ የሌላ አይደለም ሁል ጊዜ በፋም ወይም ደግሞ አልፎ አልፎ በከሰልና በፋም የምንጠቀምበት እድል ብዙ ነው ማለት ይቻላል

በአካባቢያችን የሚገኙ ትናንሽ ድልድዮች ያሉ ቢሆንም በሀገር ደረጃ እንደ ኢትዮጵያ የሚታወቁ ትላልቅ ድልድዮችም አሉ ለምሳሌ አባይ ድልድይ የተከዜ ድልድይ የጫሞ ድልድይ የሚባሉ ትላልቅ ድልድዮች አሉ። ሀገራዊ ድልድዮች ናቸው ሲሰሩም ብዙ ወጪ ተደርጎባቸው የተሰሩና በብዙ ልፋት በብዙ ልፋት የተሰሩ ድልድዮች ናቸው። እነዚህም ደግሞ ከዋናው ከተማ ከአዲስ አበባ ወደ ባህር ዳር ለመውሰድ በግምት ወደ ሶስት መቶ ኪሎ ሜትር ርቆ የሚገኝ አባይ ድልድይ አለ። ከአዲስ አበባ ወደ ትግራይ ተከዜ የሚባል አከባቢም አቋርጦ የሚሄድ ትልቅ ድልድይ አለ። እሱም በግምት ወደ ሰባት መቶ ሰማንያ ወይም ደግሞ እስከ ስምንት መቶ ኪሎ ሜትር ባለው ርቀት ይገኛል። ከአዲስ አበባ ስለዚህ እነዚህ ድልድዮች በአካባቢያችን ወይም በኢትዮጵያ የሚታወቁ ትላልቅ ድልድዮች ናቸውና እነዚህን አውቃለሁ

በቤተሰብ ደረጃ የምናከብራቸው በዓላት አመታዊ በዓላት ለምሳሌ የመድኃኒታችን ጌታችን እየሱስ ክርስቶስ የልደት በዓል። ከዛ ደግሞ የፋሲካ የትንሳኤ በዓል እምንለው ከሞተ በኋላ የተነሳበትን በዓል እናከብራለን። ከዛ ደግሞ ጥምቀት ጌታችን መድኃኒታችን እየሱስ ክርስቶስ ዮሐንስ በዮርዳኖስ ወንዝ ያጠመቀበትን በጥምቀት በዓል በሰፊው እናከብራለን። ስለዚህ ከዛ አልፎ ደግሞ አመታዊ በአካባቢያችን ባለው የመድኃኒዓለም መጋቢት ሃያሰባት በሚባል የመድኃኒዓለም በዓላዊ ንግስ እናከብራለን። እና የተለያዩ በዓላትን እናከብራለን

ኮከቦችን እመለከታለሁ። በመጀመሪያ ደረጃ የተፎጥሮን አደንቃለሁ ከተፈጥሮ ከማደንቃቸው ነገሮች ደግሞ ፀሀይ ጨረቃ ኮከቦች ናቸው። እና ከዋክብቶች ደግሞ ከፀሀይና ከጨረቃ የሚለያቸው ነገሮች አሉ። ኮከቦቹ በአንድ በቁጥር ብዙ ናቸው ሁለተኛ ደግሞ የተለያየ ተግባራት ያላቸው ይመስለኛል። የመጀመሪያው መምሸቱን የሚያበስር አንድ የተወሰኑ ምልክቶች ያላቸው ኮከበች አሉ። ከዛ በኋላ ደግሞ የሌሊቱን መንፈቅ ወይም የሌሊቱን ግማሽ መድረሱን የሚያበስር ሌላ ደግሞ መንጋቱን የሚያበስር ሌላ ደግሞ። ኮከቦች አሉና እነዚህን ኮከቦችን ለመያት በጉጉት የምጠብቃቸውና የምመለከታቸው ደስ ብሎኝም ከማያቸው ነገሮች አንዶቹ ናቸው። ማለት ነው

አዎ ብስክሌት እጋልባለሁ ብስክሌቶች በቅዳሜ ና እሁድ በእረፍት ሰዓቴ ወደሆነ አካባቢ መኪና ማግኘት ካልቻልኩኝ ደግሞ በብስክሌት በመጋለብ። ጉዳዬን ለመፈጸም እሄዳሉ ስለዚህ አብዛኛው ጊዜ ግን በእረፍት ሰአቴን ጊዜን ለመዝናናት እንደ ስፖርትም በመጠቀም ብስክሌትን መጋለብ እወዳለሁ። አብዛኛው ጊዜ ዘመድ ለመጠየቅ ሰፋፊ አስፋልቶች ደግሞ ወይም መንገዶች ምቹ ሁኔታዎች ካሉ ብስክሌትን በመንዳት ወይም ብስክሌትን በመጋለብ ጊዜየን አሳልፋለሁ። እና ብስክሌት መጋለብ እወዳለሁ።

አዎ ብዙ ጊዜ ሌሎችን ማስተምርበት ዕድሎች አሉ፤ አንደኛ እድሜዬም ቀላል አይደለም፤ ሁለተኛ ደግሞ የስራ ልምዴንም ረጅም ጊዜ በስራ ላር ያሳለፍኩት ስላለ ሌሎችን ማስተምርበት እድል ሰፊ ነው። ከስራ ልምዴ፤ ሌሎች ባሳለፉት ጊዜ በመማር፤ መጻህፍቶችን በማንበብ፤ ትምህርት ቤት ሄዶ ትምህርት በመማር፤ ስለዚህ ያሉኝን እድሎች በማስፋት፤ ለሌሎች አስተማሪ የሆኑ ነገሮችን ብዙ ነገሮች መልእክት አስተላልፈያለው። ብዙ ሰዎችንም አስተምረያለው።

ወደ ገበያ የሚሄድባቸው ቀናቶች እኔ አዲስ አበባ ያለሁበት አካባቢ በቅዳሜና አሮብ ነው የገበያ ቀናቶች ሮብ የስራ ቀንስ በመሆኑ ቅዳሜ ግን ከሰአት በኋላ እረፍት በመሆኑ በቅዳሜ ቀን ብዙ ጊዜ ገበያ በመሄድ የሚያስፈልገኝን ነገሮችን በመገበያየት ቅዳሜ እለት ገበያ ላይ አሳልፋለሁ። አልፎ አልፎ ቅዳሜ ያልገዛኋቸው ነገሮች ካሉ ደግሞ በሮብ እለት ገበያ በመሄድ ሮብለትም ገበያ ክፍት ስለሆነ የሚያስፈልጉኝን ነገሮችን ተገበያይቼ እመጣለሁ። ስለዚህ የመጀመሪያው ገበያ የሚሄድበት ቀን ቅዳሜ ሲሆን ከዛ ቀጥሎ ቅዳሜ ያላሟሁት ነገር ካለ ደግሞ ሮብ እለት ላይ ሄጄ ገበያውን በመሄድ የሚያስፈልጉኝን ነገሮች ገዛዝቼ እመጣለሁ። ማለት ነው

በኢትዮጵያ አራት ወቅቶች አሉ። የመጀመሪያው ክረምት ከዛ ቀጥሎ መኸር ከዛ ቀጥሎ በጋ ከዛ ቀጥሎ ጸደይ የሚባሉ አራት ወቅቶች ቢኖሩም። እኔ ግን ደስ የሚሉኝ ነገር የወቅቶች በጋ የሚባለውን በጋ በአብዛኛው ጊዜ ምርቶች ወደ ቤታቸው ገብቶ የተለያዩ ምርቶችን በሽ በሽ ወይም እንደምትፈልገው የሚገኝበት ወቅት ስለሆነ ከዛ ደግሞ የእረፍት ሰዓት ነው። ከማንኛውም ቤተሰብ ከዘመድ አዝማድ የምትገናኝበት ድግስ የሚበዛበት በዓላት የሚበዙበት ሰርግና ሀዘን። በተለያየ ነገሮች ብቻ በአጠቃላይ ድግስ የሚበዛበትና ዘመድ አዝማድ የሚገናኝበት ወቅት በመሆኑ የበጋ ወቅት ደስ ይለኛል።

በስራ ላይ ብዙ ተግዳራቶች አሉ ከብዙዎቹ የመጀመሪያው የተገልጋዩ ንቃተ ህሊና በተፈለገው መልኩ አለመገኘት ከዛ ደግሞ ሚሰሩ አሰራሮችን አለማወቅ ስለዚህ የመንግስት አሰራር የግለሰብ ወይም የድርጅቱ ስርዓት ወይም ህግና ደንብ ባለማወቅ በተገልጋዮች ላይ ስለሚያጋጥም በስራዎች ላይ ከሚያጋጥሙት ትልልቅ ችግሮች የተከልጋዩ ንቃተ ህሊና አነስተኛ መሆን ከሚያጋጥሙን ተግዳራቶች አንዱ ነው